የምትወደው ፍራፍሬ ምንድነው? የሚወደው ፍራፍሬ አቮካዶ ነው። ይህ ፍራፍሬ በቀላሉ በጓሮ የሚያድግ ነው። መልኩም አረንጓዴና ምናልባትም ጥቁር አቮካዶ ዘሮችም ይገኛሉ። ይሄኛው እጅግ የተለየ ፍራፍሬ የሚያደርገው በውስጥ የሚይዘው የፕሮቲን ኮንተንት በጣም ብዙ ነው። ቅባታማነትም አለው ምናልባትም የዘይትና የፋት ዝ ምድብ ሆኖም ሊመደብ ይችላል። ይህ ፍራፍሬ በጣም ደስ የሚያሰኝና በቀላሉ ማግኘት የሚቻል ፍራፍሬ ነው። ይህ ፍራፍሬ ለሰውነት እጅግ ቀላል ከመሆኑም የተነሳ ምጣም ምቾትም አለው። ምናልባትም የጫዋማ አይነት ወይንም የጨው ጮማነት ባህሪዎችም ላይገኙ ይችላሉ። ይህ ፍራፍሬ በጣም የሚያስደስት ነው። ለመብላትም ያመቸዋል ይህንን ፍራፍሬ መጀመሪያ በጓራችን እንተክላለን። ይህ ፍራፍሬ በአጭሩ ችግኙን በመውሰድና በቂ የሆነ ውሃ መጠን በማስገኘት በየጊዜ በማንከባከብ ማሳደግ ይቻላል። ይህንን ፍራፍሬ የሚጠቀሙ ብዙ ሰዎች አሉ። የአየር ሁኔታውም ቀዝቃዛና መጠነኛ ሙቀት ያለው ወይንም ወይነ ደጋማ አካባቢዎች ላይ በሰፊው ሊያድግ ይችላል። ይህን ፍራፍሬ ልዩ እንክብካቤ ያስፈልገዋል። ሁላችንም ማንከባከብ አለብን። አንዳችን አንድ ቀን በዉሃ ምናጠጣ ከሆነ ሌላችን በሌላኛው ቀን ይህ ፍራፍሬ የተለመደ ነው። ብዙ ሰዎችም ይወዱታል። የሚይዘው የንጥረ ነገር አይነቱ ምናልባትም ብዛት በኢነርጂዎችን በአንድ ላይ ሊይዝ ይችላል። ብዙ የሆኑ የፕሮቲን መጠኖች በውስጡ አሉበት። የዚህ ፍራፍሬ ልዩና መቹ የሚያደርገው እጅግ ቀዝቃዛና ለመብላት የሚያማራ መሆኑ ነው። ይህንን ፍራፍሬ ብዙ ሰዎች ይወዱታል። በጣምም የሚያመች ፍራፍሬ አይነት ነው። በየጊዜም አንከባክብ ያስፈልገዋል። ቅጠሉን እፅ እንስሳትና የቤት እንስሳዎች ፍየሎች እና የመሳሰሉትን ልበሉት ይፈልጋሉ። ይህንን ፍራፍሬ መጠናቀቅ ያስፈልገዋል። ማንከባከብም ያስፈልገዋል። በየጊዜው መጠበቅ ያስፈልገዋል። በጓሮ ወይንም የተለየ አጥር ማጠር ያስፈልጋል። ምክንያቱም ሌሎች አደጋ የሚያደርሱት አሉ። ይበሉታል ሊበላሽም ይችላል። ይህንን ፍራፍሬ አመቺ ማድረግ አለብን። መጠንቀቅ ያስፈልጋል። ይህንን ፍራፍሬ በጥንቃቄ የሚጠብቁ ሰዎች አሉን። እነዚህን ሁላቸውንም በየጠረን እንመድባቸዋለን። አንዳችን በአንድ ጊዜ የሚንጠብቅ ከሆነ ሌላውም መጠበቅ አለበት። ይቺ ፍራፍሬ በጣም የተመለመደች ፍራፍሬ ነች። በአካባቢያችን ብዙ ሰዎች የሚጠቀሟትና በቀላሉ የሚታድግ ነች። የተለየ አሰራር ወይንም የተለየ ይህን መንገድ የለውም። በአጭሩ በዘብ ስታድግ አፈራታ ፍሬ ታፈራለች። ምናልባትም በተለይ እጨቱ ላይ ተንጠልጥለህ የማትበስል ከሆነ አውርደን እናስቀምጣታለን። ይህ ደግሞ የተለየ ቦታ ማዘጋጀት ያስፈልጋል። ሙቀታማነት ያለውና የታፈነ ቦታዎች እነዚህ ቦታዎች ቶሎ እንዲበስሉ ይረዳሉ። እነዚህ ቦታዎችን ማመቻቸት ገላባ ወይንም የተለያዩ ሙቀት ሰጪ የሆኑ ቦታዎችን ማዘጋጀት። በውስጥ ማኖር አንድ የአቮካዶ ፍራፍሬ በተምብ ለመብሰል ከሶስት እስከ አምስት ቀን ሊወስድብን ይችላል። እነዚህን ቀናት አሽገን እንጠብቃቸዋለን። እንዳይበላሹም እናያለን። ይህ ፍራፍሬ ብዙ ጊዜ በገበያዎቻችን ላይ ይገኛሉ። ዋጋቸውም አይጎዳም። የተመጣጠነ ዋጋ አላቸው። በኪሎ ወይንም በፍሬ ሊሸጡ ይችላሉ። የነዚህ ፍራፍሬዎች መጠን በሰፊው አለ። በሰፊው እንጠቀማቸዋለን። እነዚህም ፍራፍሬዎች በየጊዜው መጠበቅ ያስፈልገዋል። በየጊዜው መጠንቀቅ ያስፈልገዋል። በጥሩ ሁኔታ የሚያድጉ ናቸው። ለመብላትም አመቺ ናቸው። ልዩ የሚያረገው ብዙ የፕሮቲን መጠኖች አሉ። ቅባታማና እለይ ቆዳው ተልጦ ሊበላ ይችላል። የሚወደው ፍራፍሬ አቮካዶ

የቀረበ ምግብ ትበላለህ? የቀረ ምግብ የመብላት ልምድ ብዙ የለኝም። የቀረ ምግብ ምናልባት ሰዎች እስኪበቃቸው ከበሉ በኋላ ያስቀሩት ይሆናል። ይህ ምግብ ብዙ ጊዜ የብዙ ሰዎች የበሉት ምግብ ተሰብስበው አንድ ላይ ይቀመጣል። የቀረ ምግብ። ምናልባት እንደመጀመሪያው ምግብ በጥሩ አቀማመጥ ላይቀመጥ ይችላል። ይህም ተገቢ ቦታና ጥንቃቄ ተደርጎ ላይቀመጥ ይችላል። ሰዎች ከበሉ በኋላ የሚያስቀሩት ምግብ። በአጭሩ የሚበላ ሊሆን ይችላል። ምናልባትም በግ ቶሎ የሚገኝና ብዙ ወጪ የማያስወጡ ምግቦች ናቸው። እነዚህ ምግቦች ልዩ የሚያደርጋቸው ከብዙ አይነት ምግቦች አንድ ላይ ተቀላቅሎ ናቸው። አንደኛው አይነት ምግብ። ሌላኛውም ደግሞ አንዳንድ ደረቅ ምግቦችና ሌሎች ደግሞ የረጠቡ ምግቦች አንድ ላይ ሊሆኑ ይችላሉ። እነዚህ ምግቦች ተሰብስበው አንድ ላይ ይቀመጣሉ። የነዚህን ምግቦች። አቀማመጥና ጥንቃቄ ብዙም አያሰምኑም ምናልባት ጥሩ የሆነ ጥንቃቄ ላይደረግ ይችላል። ምናልባትም ምግቡን የሚያስቀምጡትና አስተናጋጆቹ በቀላል ቦታዎች በሳህኖችና በክፍት ቦታዎች ሊያስቀምጡ ይችላሉ። ምናልባትም ንጽህናም ሊጎድል ይችላል። ይህ ምግብ ነገር ግን እጅግ አመቺ ነው። ምክንያቱም በቀላሉ የሚገኝ ምግብ ነው። የሁሉም አይነት የምግቦች ስብስብ ነው። ይህ ምግብ ማብላት ቶሎ ያጠግባል። ከዚህም ሌላ ይህ ምግብ ደግሞ አንድ ላይ ሆኖ በመገኘቱ እና ውጪ የማያስወጣ በመሆኑ ሰዎች በቀላሉ ሊያገኙ ይችላሉ። የዚህም ምግብ ልዩ የሚያደርገው ልጆችና አንዳንድ ጊዜ ልከፍሉ የማይችሉ ሰዎች ሊቀበሉትና ሊበሉት ይችላሉ። የዚህን ምግብ የመብላት ልምድ የለኝም። ምክንያቱም እኔ ምግብ ገዝቼ መብላት እፈልጋለሁ። ምግብ ገዝቼ መብላት ያስደስተኛል። ነገር ግን የውጪና የገንዘብ መጠን ማወቅ ያስፈልጋል። ምግብ እጅግ አስፈላጊ ነገር ስለሆነ ለምግብ ወጪ ማውጣት ምናልባትም አይጎዳም። ምክንያቱም ምግብ ለሰዎች በጣም አስፈላጊ ነገር ነው። የቀረው ምግብ የማብላት ልምድ ብዙ የለኝም። ነገር ግን ለመሞከር አስቤያለሁ። ይህ ምግብ በጣም ምቹና ብዙ ምግብ አይነቶችን ሰብስቦ የያዘ ነው። ብዙ አይነት ምግቦች በውስጡ አሉበት። ስለዚህ የተለያዩ የምግብ ንጥረ ነገሮችን ይዘዋል ማለት ነው። ምናልባት አንዱ ሀይልሰጪ ምግብ ይኖርበት ከሌላኛው ምግብ ትራፍ ደግሞ ሌላ የፕሮቲን ምግብ ሊኖረው ይችላል። ሌላውም ደግሞ እንደዛው የምግብ የተቀላቀለበትና በጣም የተለየ ያማረ እይታ ይኖረዋል። ምክንያቱም ብዙ አይነት ውህደት አለው። የዚህ ምግብ የተለየ ጥቅም ሊሆን የሚችለው በውስጡ የያዘው የተሰበሰበው የምግብ አይነት አንድ ላይ የያዘበትና ምናልባትም ደግሞ በቀላሉ የሚገኝ እና ወጪ የማያስወጣ ወይንም ደግሞ ያለ ክፍያ የሚሰጥ ምግብ ነው። ይህ ምግብ የተለመደ ነው። በየቦታው ይገኛል። ሰዎች ደግሞ ይህንን ምግብ ለማስቀመጥ አሁን ልምድ እየጨመሩ ነው። እነዚህን ምግቦች በጥንቃቄ ማስቀመጥም ተጀምሯል። የተለየ ቦታ ይዘጋጃል። ከሰዎች የቀሩ ምግቦችን ወስዶ አንድ ላይ ማስቀመጥ ከዚያ በኋላ ለሚፈልግ ሰው መስጠት ይህ ምግብ በቀላሉ የሚገኝ እና ብዙ የምግብ አይነቶችን ሰብስቦ የያዘ ነው። ብዙን ጊዜ ሆቴሎች እና የሚያስተንግዱ ቤቶች ላይ ይገኙበታል። ብዙ ሰዎች ተሰብስበው ምግብ የምበሉበት ቦታዎች ላይ ብዙ የቀሩ ምግቦች ይቀመጣሉ። ይህ ምግብ ምናልባትም ለሰዎች ብዙ የሚያስደስት ባይሆንም ምናልባትም ደግሞ ለሌሎች ለቤት እንስሶች መጠቀም ነገርም ይታያል። ነገር ግን ሰዎች ሊበሉ ፍላጎት እስካላቸው ድረስ እና ንጽህናው ተጠብቆ መቆየት አለበት። ይህን ምግብ ማስቀመጥ ምናልባት ሊገዙ የማይችሉ ሰዎችን በጣም እየረዳቸው ነው። ይህንን ምግብ ለሰርቫይቫላቸው ይጠቀሙታል። ስለዚህ ይህንን ምግብ ማስቀመጥ ያስፈልጋል። የቀረ ምግብ ትበላለህ? ልምዱ የለኝም